አብዛኛውን ጊዜ የምጽፈው እኔ በእርሳስ ሳይሆን በብእር ነው የምጽፈው። ምክንያቱም በብእር የሚጻፍበት ሰዓት አንደኛ ጽሁፎችም ጎላ ብላ ይታያሉ። እና ሲነበቡም በጣም ደስ ይላሉ እንዲሁ ሲታዩ ደግሞ ራሱ ውበት ይኖራቸዋል። ስለዚህ በእርሳስ ከመጽሐፍ ይልቅ በብእር መጽሐፍ እመርጣለሁ። በብእር የሚጻፍ በሰአት ጥሩ ውበት ኖራችኋለሁ የተጻፉ ጽህፎች። እና በእርሳሴ የሚጻፉ ጽሁፎች ግን ደብዘዝ ይላሉ ከለራቸውን በደንብ አይታይም። ለማለት እንደፈለግንም በትክክል ላይታይ ይችላል። እርሳሶቹ ብዙም የማድመቅና እንትን የማለት ባህሪ ስለሌላቸው ብእር ይሻላል። ብእር ግን ትክክለኛ የጽሁፉን ምንነትና ምን ለማለት ምን አይነት መልእክት ለማሰላለፍ እንደተፈለገ በተክክል ስለሚያሳይ በብእር የሚጻፍ ጽሁፍ አብዛኛውን ጊዜ ጥሩ ነው። እና እኔ በጽሁፍ በምጸልበት ሰዓት ከእርሳስ ይልቅ ብእርን እመጣለሁ እና ኪሴ ውስጥም ብዙን ጊዜ ብእር አይጠፋም ብእር አለኝ። ያንን ዘርዬ ጥቁርም ሰማያዊም አረምጓዴም ቀይም ብዕሮች አሉኝ እነዛን ብእሮች ይዤ በምፈልገው ከለር የመጽሐፉ ልምድ አለኝ። በብእር እጽፋለሁ አብዛኛው ጊዜ እና የምወደውም በብእር መጽሐፍ በርሳስ መጽሐፍ ብዙም ደስ አይለኝም። ጽሁፍ የጻፍኩ የማይመስለኝም እና ጽሁፌም ራሱ ጽሁፌንም ያበላሽብኛል በትክክል እንዳልጻፍኩ አድርጎ። በትክክል አልጽፍም። እና ወንድ አጠቃላይ ግን ስንወስደው በብእር መጽሐፍ ነው የምወደው በብእር ብዙን ጊዜ እጽፋለሁ። በብእር የጻፍኳቸው ጽሁፎች ብዙ ውበት አላቸው። እና በጣም ያስደስቱኛል ማለት ነው። ስለዚህ በብእር በምንጽፍበት ሰዓት ጥሩ የመጽሐፍ ልምድ ይኖረኛል ሞራሉም ይኖረኛል። ከእርሳ ይልቅ በብእር እጽፋለሁ በብእር በሚጻፍበት ሰዓት የተጻፉጽህፎች ውበት ይኖራቸዋል ውበት አላቸው ያምራሉ ደስ ይላሉ። እርሳስ የሚጻፈው ግን ምንም አይነት ውበት የላቸውም ህይወትም አይዘሩም። የጽሁፉንም ትርጉም በአግባቡ የማሰተላለፍ ባህሪ ስለሌላቸው። በብእር መጻፍ ነው ደስ የሚለኝ። እርሳስን አልጠቀምም ብዙም ጊዜ እርሳስ ለመጻፍ እኔ ብዙም ደስተኛ አይደለም ትምህርት የት እያለህም የምትጽፈው የነበረው በብእር ነው። ስለዚህ በብእር ነው አብዛኛውን ጊዜ የምጽፈው። ተማሪ እያለሁም እርሳስ እንደውም ብዙም ጊዜ ይዤ አልሄድም ነበር እንደዚሁ አንዴ አንዴ ስልም ምስላቸው ስዕሎች ካሉ ነው እንጂ እነዛ ነገሮች ስዕሎች ከሌሉ በስተቀር እርሳስ ባሌዝ እመርጣለሁ ለመጽሐፍ እንዲ ይቅርና ማለት ነው። በዛ ላይ እርሳሶቹ ደግሞ ይሰበራሉ የመሰበርባሪያ አላቸው። እና ደማቅ አይደሉም አይደምቁም። በትክክል ለመጻፍ አይመቹም። ብዕሩ በርግጥ ችግር አለው አንድ ችግር ምንድነው? በብእር ከተጻፈ በኋላ ድጋሚ ለማስተካከል ጽሁፍ ማጥፋት አይቻልም። ግን አስበንና በጥንቃቄ የምንፈልገውን ሀሳብ ለማስፈር አስበን ከሰራንበት ብእር በጣም ተመራጭ ነው። በብእር የተጻፈ ጽሁፍ ውበት አለው በጣም ውበት ይኖረዋል። ስለዚህ በብእር ነው መጽሐፍ ምወደው ብዙን ጊዜ ማለት ነው። በእርሳስ አልጽፍም። ስዕል ምስል ከሆነ ስዕሎቹን ለማስተካከል ያው እርሳስ ደብዘዝ ያለም ስለሆነ በዛ እርሳስ እጠቀማለሁ እንጂ አብዛኛውን ጊዜ ትክክለኛ ጽሁፍን ለመጻፍና መልእክት ለማሳረፍ የምፈልግ ከሆነ በብእር ነው የምጽፈው። መጽሐፍም የምመርጠው እና በብእር ደግሞ የመስህፋቸው ጽሁፎች በጣም ደስ ይላሉ ያምራሉ ለራሴም ሳያቸው ካለፈን በኋላም ያስደስተኛል። ትክክለኛ የምፈልጋቸውን መልእክቶችን በዛ በብእር በምትጽፈው ማሰተላለፍ እችላለሁ። የእርሳሱ ብዙም ደስ አይልም። ድሮ አስታውሳለሁ ትምህርት ቤት እያለሁ በልጅነት የራሱ በብእር ነበር የምትጽፈው በእርሳስ መጽሐፍ ብዙም አልወድም ነበረ። እንደው እንደ አጋጣሚ ምስላቸው ስዕሎች ካሉ ካልሆነ በስተቀር። ጽሁፍ ለመጻፍ ግን ብእር ነው አብዛኛውን ጊዜ የምጠቀመው። አሁንም ግን ታዲያ ትልቅ ከሆንኩኝ በኋላም ትምህርትን ከቆምኩኝ በኋላ በእርኪሴ ስራ አይጠፋም። እንደውም በስልኬ አንዳንድ ማስታወሻዎችን ከመያዝ ይልቅ በብእር ጽፌ በወረቃት የሚይዛቸው ጽሁፎች ተመራጭ ናቸው። እንዲሁም ብዙውን ጊዜ ቆይሉኛል። እና በዛ ምክንያት በእርክስ የሰራ አይጠፋም። እንደ አጠቃላይ ስንወስደው በእርሳስ ወይስ በብእር መጽሐፍ ትጽፋለህ? ለሚለው ነገር በብእር እጽፋለሁ በሚለው ቢወሰድልኝ ጥሩ ነው ብዬ አስባለሁ።